በተፈጥሮ ውስጥ መራመድ በጣም ነው የምወደው። ምክንያቱም ተፈጥሮ በጣም የሚደንቁ ነገሮች በውስጡ አሉ። እጽዋቶቹ አዋፋቱ አራዊቶቹ ሲታዩ አንዱ ሌላውን እየበላ የተፈጥሮን ሚዛን አስጠብቆ እንዴት ተቀናጅቶ ተዋቅሮ እንደሚኖር ሳይ ሳስብ በጣም ነው የሚገርመኝ። እና አየሩም ራሱ ንጹህ አየር ስለሆነ ለጤናም ተስማሚ ስለሆነ ደስ ይለኛል። እና በተለይ ደግሞ አካባቢውን እያየ ንጹህ አየር እየወሰድኩ እንቅስቃሴ ማድረጉ ራሱ ለጤናም እጅግ አስፈላጊና ጠቃሚ ነው። ብዙ ነገር በተፈጥሮ ውስጥ መልእክቶች ይተላለፋሉ። የአእዋፋቶቹ ድምጽ አራዊቶቹ አንዱ ሲያባር ሌላው ሲሸሽ አንዱ ሌላውን አድኖ ሲበላ። እንዴት እንዴት ተቀናጅተው እንደሚኖሩ እያየሁ አእምሮዬ ይታደሳል። መራመድ ደግሞ እማደርገው እንቅስቃሴ ደግሞ ለጤናዬ እጅግ በጣም ጠቃሚም ስለሚሆን በተፈጥሮ ውስጥ መራመት በጣም ነው የምወደው። በጣም እና ይሄን ደግሞ ከባለቤቴ ጋርም ብዙ ጊዜ እናደርጋለን። የስራ ጫና ከሌለና በጣም ብዙ የምሰራቸው ነገሮች አስገዳጅ የሆኑ ነገሮች ወይም ደግሞ መስራት ቤት ቢሮ ስራ ገብቼ ካልሆነ በስተቀር ብዙ ጊዜ የእረፍት ጊዜን በዛ ባሳልፍ ደስ ይለኛል። ምንም ሰው ሰራሽ ነገር ጣልቃ ያልገባበት በተፈጥሮ ውስጥ መራመድ። ተፈጥሮ ምን እንደሚመስል እንዴት እንዴት እንደተዋቀረ እያየሁ የአዋፋትን ድምጽ እየሰማሁ የአራዊቶችም ካሉ አራዊቶችንም እያየው እንዴት ተገናኝተው እንዴት ተከባብረው እንዴት ተፈላልገው አንዱ እየሸሸ አንዱ እያባረረ አንዱ ለሌላው ምግብ እየሆነለት ሚዛን ጠብቆ እንዴት እንደተዋ ሳየው በጣም ነው የሚገርመኝ። እና አእምሮዬ በዛ ይታደሳል። በተፈጥሮ ውስጥ በማደርገው መራመድ ደግሞ ይሄ ልክ እንደ አካላዊ እንቅስቃሴ ሆኖ እንደ ስፖርት ሆኖም ይጠቅመኛል እና በጣም ነው። የምወደው በጣም እጅግ በጣም ነው የምወደውና ባለቤቴም ትወዳለች እና ሁለታችንም በተፈጥሮ ውስጥ መራመድ በጣም እንወዳለን እኔም እወዳለሁኝ። ደስ ነው የሚለኝ የጤና የአካላዊ ጥቅም አለው የመንፈሳዊም ጥቅም አለው። እና ስለተፈጥሮ ብዙ መልእክት የሚተላለፍበት ስለሆነ እጅግ በጣም ነው ደስ የሚለኝና የምረካበት።

በእግሬ የሚሄድ ልምድ አለኝ በእግሬ የሚሄድ ልምዴ ከሶስት እና አራት ኪሎ ሜትር ብዙም ሳይደክመኝ እሄዳለሁኝ። ይሄ ደግሞ የሆነው ከምን የተነሳ ነው? ልጅ እያለሁ በአንድ በኩል ቤተሰቤን ለመርዳት ወላጆቼን ለማገዝ ስራ ሰራለው። ይህም ስራ ሳር ለማጨድ ወይም ደግሞ ለከብቶቼ ሸንኮራ ቅጥል ለማምጣት ብዙ እርቀት እሄዳለሁኝ። ሄጄ ስለማመጣ በዚያ ምክንያት በእግር ሶስት ኪሎ ሜትር አራት ኪሎ ሜትር አንዳንዴ ያንን ደርሶ መልስ ጭምር ልምዱ አለኝ። በሌላ በኩል ደግሞ እግር ኳስ እጫወታለሁ እግር ኳስ አዘውትሬ ስለምጫወት ያም በእግር ርቀት ለመሄድ አቅም ሆኖኛል። ሲቀጥል ደግሞ ስፖርትም ከጓደኞቼ ጋር የሩጫም የተለያዩ ስፖርታዊ እንቅስቃሴዎችም አብረን እናደርጋለን። እና ይሄ ይሄሁሉ ልምድ ሰውነቴ ረዥም መንገድ በእግር እንድሄድ አቅም ፈጥሮልኛል። ስለዚህ እኔ ሶስት እና አራት ኪሎ ሜትር በእግር ሄዶ መመለስ ያም ሲደመር ማለት ስድስት እና ስምንት ኪሎ ሜትር አንዳንዴ እስከ አስር ኪሎ ሜትርም የሚሄድ አቅም አለኝ። እና ከተማ ውስጥም ቢሆን አስቸኳይ ካልሆነ አስገዳጅና አስቸኳይ ነገር ካልሆነ በስተቀር ፀሀይ አየሩ ፀሀይ ካልሆነ ብዙ ጊዜ በእግር መሄድን እመርጣለሁኝ። ለጤናም ጠቃሚ ነው። እና ስለዚህ ያንን አደርጋለሁ ከዛ አግረ መንገዱ ደግሞ የታክሲ ወጪም ይቀንስልኛል ቀላል አይደለም። በዚህ ጊዜ ታክሲም የተወደደበት ወክት ስለሆነ ለጤናዬም ይጠቅመኛል የታክሲ ወጪ ይቀንስልኛል። ስለዚህ በእግር መሄድን እመርጣለሁ በጣም ካልቸኮልኩኝ በስተቀር ማለት ነው። እና በእግር የመሄድ ልምድ አለኝ ከልጅነቴ ጀምሮ።

ማሰላሰል አደርጋለሁ። ማሰላሰል መጽሐፍ ሳጠና መጽሐፍ ቅዱስም ይሁን የሙያዬን እኔ በሙያዬ ኤሌክትካል ኢንጂነር ነኝ። እና የተለያዩ የሙያ መጽሐፎቼን ካነበብኩኝ በኋላ ሀሳቡ ምን ማለት እንደሆነ በደንብ በውስጤ ለመያዝ እና ውስጤ ላይ ለማስቀመጥ እውቀቴን በትክክል ለጥቅም ላይ ለማዋል አሰላስላለሁ። ሀሳቡን ደጋግሜ አሰላስላለሁ። መጽሐፍ ቅዱስንም ብዙ ጊዜ ስለማጠና እሱንም እንደዚሁ እግዚአብሔር ምን ሊል፤ ምን መልእክት ሊያስተላልፍ እንደወደደ ያነበብኩትን ክፍል አንደኛ መጽሐፉ በተጻፈበት ወቅት ከነበረው ከዚያ ማህበረሰብ አውድ አንፃር አሰላስላለሁ። ከዚያ ተዛምዶ ደግሞ አደርጋለሁ። አሁን ላይ ያ በዛ ወቅት እግዚአብሔር ለምሳሌ ከእስራኤል ህዝብ ጋር ያደረገውን የተናገረውን እነርሱ የሰሩትን፤ እርሱ የሰራውን ካነበብኩኝ በኋላ በዛ ወቅት መልእክቱ ምን እንደሆነ ለመረዳት እሞክራለሁ። ከዚያ ደግሞ ወደዚህኛው ከእኔ ህይወት ጋር አሁን ካለሁበት ጊዜና ማህበረሰብ ቦታ ጋር ምን ተዛምዶ እንዳለው ለመረዳት አሰላስላለሁ። እና በማሰላሰል በመጽሐፍ ቅዱስ ውስጥ ያነበብኩትን ክፍል ለመረዳት እሞክራለሁ። ከሙያያ ጋርም እንደዚሁ የተለያዩ ፅንስ ሀሳቦችን ምን ለማለት እንደተፈለጉ ከመፅሐፍ ያነበብኩትን ቀስ እያልኩኝ ወደ ውስጤ ለማስገባት አሰላስላለሁ። ከምሰራው ስራ ጋር ለምሳሌ በፋብሪካ ውስጥ ከምናመርታቸው ምርቶች ጋር ያለው ግንኙነት ምን እንደሆነ በተግባር ለመረዳት ያነበብኩትን እውቀት አሰላስላለሁ። አጥብቄ በጣም አሰላስላለሁ። ለመረዳት በትክክል ለመረዳት እና ለማወቅ እንድችል ከዚህ በፊት ደግሞ ስልጠና እሰጥ ስለነበረ ኮምፒውተር እና ተዛማጅ ጎዳዎች ላይ የተለያዩ ስልጠናዎች እሰጥ ስለነበረ እሱ ላይም ዝግጅት በማደርግበት ጊዜ ለሰልጣኞቹ ግልጽ ያለ ሀሳብ ለማስተላለፍ፤ እውቀት ለማስተላለፍ፤ በትክክል እውቀቱን እንዲረዱት ለማድረግ፤ በመጀመሪያ እኔ ልረዳው አሰላስላለሁ። ምንድነው ሀሳቡ? ስለ ምንድን ነው? ለምሳሌ ስለ ኮምፒውተር ያን አንድ ክፍል ከሆነ ስሙ ምን ይባላል? ጥቅሙ ምንድን ነው? እና በቅርፅ ምን ይመስላል? እነኚህን ነገሮችን በጥሞና እያሰላሰልኩኝ ለመረዳት ከዚያ በኋላ ለሰልጣኞቹም ለማስተላለፍ ጥረት አደርጋለሁ። እና በማንኛውም ጊዜ ነገሮችን ዝም ብሎ ከላይ ከላይ ሳይሆን በደንብ አሰላስዬ፤ ወደ ውስጥ ተረድቼ ለማስተላለፍ እና ለመረዳት ጥረት አደርጋለሁ። እና ማሰላሰል ሰዎች ሲናገሩም ምን ማለት ፈልገው ነው ብዬ የሰማሁትን እንዲሁ አሰላስላለሁ።

ቡና መፍጨት አውቃለሁ። ግን የምፈጨው በማሽን ነው። ድሮ ማሽን ከመምጣቱ በፊት በሙቀጫ ነበረ ቡና የምፈጨው። ልጅ ሆኜ አስታውሳለሁ እናቴ ከቆለች በኋላ ለኔ ትሰጠኝና እኔ በሙቀጫ ወቅጬ በቡና መቆጫ እፈጭ ነበር። አሁን ግን የቡና ማሽን ስለመጣ በቡና ማሽን በዛ መፍጨት እችላለሁ። እኔና ባለቤቴ ቡና ስለምንወድ ከሰኞ እስከ አርብ ከስራ እንደመጣን ቅዳሜ ለሊትም እሁድም እንደዚሁ ቡና እንጠጣለን። ቡና እየጠጣን እየተጫወትን ስለምናሳልፍ ስለምናሳልፍ ቡና እጠጣለሁኝ። እና ለዛ ደግሞ ቡና መፍጨት አውቃለሁ። ቡና በማሽን እፈጫለሁ። በምፈጭበት ጊዜ በመሃል በጣም እንዲደቅ ስለማይፈለግ እያቆምኩኝ የድቀቱን መጠን በጣቴ እየነካካው ዱቄቱን እየነካካው በጣም ደቋል አልደቀቀም እያረጋገጥኩኝ እፈጫለሁ። ከዛ በተጨማሪ ደግሞ ማሽኑም መጋል ስለሌለበት ከጋላ ስለሚቃጠል ማሽኑንም እያሳረፍኩኝ እንደዚሁ ደግሞ ቡናውን እፈጫለሁ እያሳረፍኩ በመሃል እያሳረፍኩኝ እፈጫለሁ። ቡና መፍጨት በዚህ አይነት ሁኔታ እችላለሁ ማለት ነው። እና ከዚያ አፍልቼ ወይም ደግሞ ባለቤቴ እንድታፈላ ለእሷ ሰጥቼ አፍልታን እንጠጣልን። የዱቄቱ ሁኔታ በምፈጭበት ሰዓት ከአቆላሉ ጋር ግንኙነት አለው። በደንብ ሲበስልና በጥሩ ሁኔታ ሊጠጣ በሚችል ሁኔታ ሳያር የበሰለውና ጥሬው ድቀቱ እኩል አይደለም። እና ቡናውን ከመፍጨቴ በፊት የምቆላውን እየቆምኩኝ ስቆላውም በጥንቃቄ ነው የምቆለው። ጣዕሙን እንዳያጣ አድርጌ ለመፍጨትም እንደዚሁ እንዳማያስቸግር አድርጌ እቆላና ከዚያ በኋላ ቡና ፈጫለሁ። ስለዚህ ቡና መፍጨት እችላለሁ። ልጅ እያለሁ በሙቀጫ ነበር በሙቀጫ እየወቀጥኩኝ በዘነዘነው ሙቀጫ ውስጥ ቡናውን ጨምሬ በዘነዘነ እየወቀጥኩ ነበረ። ቡና ምፈጨው። አሁን ግን ማሽን ስለመጣ የቡና ማሽን በእሱ እፈጫለሁ። ያን በማደርግበት ሰዓት በአንድ በኩል መድቀቁን እከታተላለሁ። እያቆምኩኝ በሌላ በኩል ደግሞ ማሽኑ እንዳይቃጠል እያሳረፍኩት ነው የምፈጫው፣ እያሳረፍኩት እፈጫለሁኝ። ቡናውም የደቀቀውም ማሽኑ ምላጭ ውስጥ ተቀርቅሮ ማሽኑ እንዳይዞር እንዳያስቸግርም ያንንም አላቅቃለሁ። በማንኪያ እየደረኩኝ እያላቀቅኩኝ ከዚያ በኋላ እፈጫዋለሁ። ስለዚህ ቡና መፍጨት እችላለሁኝ።

ሰሃን ማጠብ ኦ ሰሃን ማጠብማ በጣም ነው ምወደው። ግን ሰሃን የማጥበው ምን ሲሆን ነው። የቧንቧ ውሃ ሲኖር ነው የቧንቧ ውሃ ከሌለ። በባልዲ ውሃ ቀድቶ ሰሃን ማጠብ አልወድም። በጣም የምጠላው ነገር ነው። የቧንቧ ውሃ ካለ ግን ደስ እያለኝ ነው ሰሃን ማጥበው። ልጆቼ የተመገቡበት እኔ የተመገብኩበት ባለቤቴ የተመገች የተመገበችበት የተለያየ ነገር የሰራንባቸው የቆሸሹ ሰሃኖችን አጥባለሁ። ደስ እያለኝ ነው ማጥበው። በሳሙና እሽት አድርጌ መጀመሪያ ሁሉንም በሳሙና አሻቸው እና አጥባለሁ። ከዚያ ደግሞ አለቀልቃለሁ በንጹህ ውሃ በደንብ አለቀልቃለሁ። ከዚያ በማድረቂያ ጨርቅ ጠርግ እና መደርደሪያ አለ እዚያ ላይ እደረድራለሁ። ከሰሃን በተጨማሪ ድስቶችም አጥባለሁ። ድስቶቹን ሳጥፍ መደርደሪያው ቦታው ስለማይበቃ ካጠብኩኝ በኋላ በጨርቅ አድርቄ ለድስቶቹ የተዘጋጀ መስቀያ አለ እዚያ መስቀያ ላይ እደረድራቸዋለሁ ወይም ሰቅላቸዋለሁ። እና ሰሃን ማጠብ እወዳለሁኝ። ለገ ምግም መመገብም ስንፈልግ ለምሳሌ የታጠበ ሰሃን ከሌለ በቆሸሸ ሰሃን ምግብ አንደኛ መብላት በሰ በቆሸሸ ሰሃን መብላት አንደኛ ለጤና ጥሩ አይደለም። ሁለተኛ ደግሞ ለመብላትም ደስ አይልም አያነሳሳም። እና ከዛ የተነሳ ሁልጊዜ ሰሃኖች ንጹህ ሆኖ እንዲቀመጡ ስለምፈልግ ሰሃኖችን ማጠብ እወዳለሁኝ። ቅድም እንዳልኩት እኔ ሰሃን ሰሃን ማጠብ እምጠላው። የቧንቧ ውሃ ከሌለ ውሃ ቀድቼ በባልዲ ቀድቼ ከዚያ እየወሰድኩ ማጠብ ከሆነ ያ ይሰለቸኛል አልወድም እሱን በጣም ነው የምጠላው። እና ያንን ደግሞ ቤተሰቦቼ ልጆቼም ባለቤቴም ስለሚያውቁ የቧንቧ ውሃ ከሌለ እነሱ ናቸው የሚያጥቡት። እኔ ያን ጊዜ እሱን ማጠብ አልወድም። የቧንቧ ውሃ ካለ ግን ምቹ ስለሆነ ስለማያስቸግር ሁሉንም ሰሃኖች በማጠቢያ ገንዳው ላይ አድርጌ ደርድሬያቸው እነ ሁሉንም በስነ ስርዓት በደንብ ነው የማጥበው እና የማጸዳው። ከዚያ ማድረቂያ ጨርቅ አለ ንጹህ ማድረጊያ ጨርቅ አለ በሱ ጠራርጌ መደርደሪያው ላይ ደረድራለሁ። ከሰሃኖቹ ጋር እሚታጠቡ ልዩ ልዩ እንደ ድስት ትሪ ካሉ ደግሞ እነሱን ለብቻቸው አጥብ እና ለእነሱ በተዘጋጀው ቦታ ላይ እደረድራቸዋለሁ። ድስቶቹን እሰቅላቸዋለሁ አለ መስቀያ ቦታ አለ በዚያ እሰቅላለሁ። ስለዚህ ሰሃን ማጠብን ምወደው የቧንቧ ውሃ ካለ ነው። አለበለዚያ ግን ሰሃኖችን ማጠብ አልወድም። በባልዲ ውሃ እየቀዳሁ ከባልዲ ውስጥ ውሃ እየጨለፍኩ ማጠብ አልወድም። ግድ ሆኖብኝ ባጥብ እንኳን በጣም ውሃ አባክናለሁ። ረጅም ጊዜ ይወስድብኛል ጊዜ ያባክንብኛል። ከዚህ የተነሳ እኔ ሰሃን ማጠብ በምን አይነት ሁኔታ ተብዬ ብጠየቅ የቧንቧ ውሃ ካለ እወዳለሁ። የቧንቧ ውሃ ከሌለ ግን በባልዲ ቀድቼ ሰሃን ማጠብ አልወድም።

የስራ ጊዜ ከሰኞ እስከ አርብ እና አንዳንድ ጊዜ ቅዳሜ ጠዋትም እንገባለን። ከሰኞ እስከ አርብ ጠዋት ከሁለት ሰዓት እስከ ስድስት ሰዓት ተኩል እና ከሰአት በኋላ ከሰባት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ነው። ከሰኞ እስከ አርብ ቅዳሜ ለት ደግሞ ሁለት ሰዓት ተኩል እስከ ስድስት ሰዓት ተኩል ነው። ግማሽ ቀን አልፎ አልፎ ነው እሱንም የምንገባው በቋሚነት አይደለም የስራ ጫና አስቸኳይ ጉዳዮች ሲኖሩ ነው። የምናደርገው ስለዚህ የስራ ጊዜ እንደዚህ ነው። እሁድ ስራ የለንም። ከዛ ውጪ ግን በቤቴ ውስጥ ደግሞ ልዩ ልዩ ከምስሪያ ቤት ይዤ የመጣሁት ስራ ሊሆን ይችላል። የግል ስራዬ ሊሆን ይችላል። በቤቴ ውስጥም እሰራለሁኝ። ከእረፍት ጊዜየ ጋር ሳይጋጭ ከቤተሰቤ ጋር ማሳለፈው ጊዜ ጋር ሳይጋጭ እኔ የማታ ሰው ስለሆንኩኝ ማለትም ማታ አርፍ መተኛት የምችል ስለሆንኩኝ። ከቤተሰቦቼ ጋር ከባለቤቴ ጋር ተጫውተን ቡና ጠጥተን ስለ ቀን ውሏችን ተነጋግረን ከጨረስን እና እነርሱ ከተኙ በኋላ ልሰራ እችላለሁ ብዙ ጊዜ እሰራለሁ የግል ስራ ሊሆን ይችላል። ወይም ደግሞ ከመስሪያ ቤት ያመጣሁት ስራ ሊሆን ይችላል። እሱንም እሰራለሁኝ። እና የስራ ሁኔታዬ እንደዚህ ነው። ስራ ዛሬ ማለቅ ያለበትን ስራ ነገ እሰራለሁ ብዬ ማሳደር አልወደም። ሁሉንም በእቅድ በቅደም ተከተል ምን መቼ እንዴት መሰራት እንዳለበት እቅድ አውጥቼ ስለምሰራ። በምስራ ቤትም በቤትም የስራ ስራ ጊዜየን የምጠቀመው በእንደዚህ አይነት ሁኔታ ነው። አላባክንም ስራዎች አንዱ ከሌላ ጋር እንዲጋጭብኝ እንዲደራረብብኝ አላደርግም። እና ያንን በማስተካከል የጊዜ ሰሌዳ በማዘጋጀት እቅድ በማውጣት ስለምሰራ። የስራ ግዜየ ባብዛኛው በጥሩ ሁኔታ የሚሄድ ነው ያለው። ነገር ግን በመሃል ያላሰብኩት ነገር ተከስቶ በእቅዴ ውስጥ በመሃል ከገባ የስራ ቅደም ተከትልና ጊዜዬን ስለሚያዛባብኝ ብዙ ነገር ይበላሻል። ከዛ የተነሳ በተቻለኝ አቅም ስራዬን ባወጣሁት ልክ የስነ ሰዓት መሰረት ሰርቼ አከናውናለሁ እንጂ ለነገ ለበኋላ ብዬ አላውልም አላሳድርም። በመስሪያ ቤትም የስራ ጊዜ ከሰኞ እስከ አርብ ቅድም በጠቀስኩት ጠዋት ከሁለት ሰዓት ተኩል እስከ ስድስት ተኩል ከምሳ በኋላ ደግሞ ከሰባት ተኩል እስከ አስራ አንድ ተኩል ያለውንም ጊዜ የስራ ጊዜም በስርዓት ነው የምጠቀመው እና በደንብ ጥቅም ላይ አውላለሁ ስራ እንዲስተጓጎል ወደኋላ እንዲጎተት አላደርግም። በቤትም ከመጣሁኝ በኋላ ስራ እያልኩ ቤተሰቦቼን እንዳልጎዳቸው ፍቅር ከእነሱ ጋርም መጋራትም ስለሚኖርብኝ ልጆቼ በተለይ ሶስተኛው ልጄ አሁን ገና ሶስተኛ ክፍል ናት። ውሎዋ እንዴት እንደሆነ ደብተሯን አያለሁ ስለ ውሎዋ እጠይቃታለሁ ከባለቤቴ ጋርም እንደዚሁ ስለ ውሎ እንጨዋወታለን። ቡና አብረን እንጠጣለን። ያንን ካደረግን በኋላ እነርሱን ሲተኙ እነርሱን አስተኝቼ ከዚያ የማታ ሰው ስለሆንኩ አርፍጄ መተኛት ስለምችል ከዚያ የቀረ ስራ ካለ እጠቀማለሁ እና የስራ ጊዜም አይነት ነው የምጠቀመው።